እሺ ይሄ ጥያቄ ደግሞ ምን የሚል ጥያቄ ነው በየትኛውም መተግበሪያ መልእክት ትልካለህ? የሚል ጥያቄ ነው ማለት ነው ሁል ጊዜ እንደምለው በጣም ቆንጆ ጥያቄ ነው ማለት እፈልጋለሁ አስቀድሜ ደስ የሚል ጥያቄ ነው መጠየቅ ያለበት ጥያቄ ነው ማለት ነው። በየትኛውም መተግበሪያ መልእክት ትልካለህ ለሚለው እኔ ብዙ ጊዜ መልእክት የምልክበት መተግበሪያ ቴሌግራም ነው፤ ብዙ ጊዜ እኔ ብቻ ሳልሆን በሀገራችን በኢትዮጵያ የተለመደው መተግበሪያ መልእክት ለመላክ ቴሌግራም ነው፤ በእሱ በመጠቀም ነው ብዙ ጊዜ መልእክት የምንልከው እኔም ብሆን እንደዛ ነው የማደርገው እኔም ቢሆን እንደዛ ነው የምልከው። ስለዚህ በየትኛውም መደግበሪያ መልእክት ትልካለህ ለሚለው በቴሌግራም መተግበሪያ ነው መልእክት የምልከው ማለት ነው። እና ይሄ የሆነበት ምክነያት ደግሞ ምንድነው? ቴሌግራም በጣም ለአጠቃቀም ምቹ ለአጠቃቀም የሚመች ቀላል የሆነ ፈጣን የሆነ ብዙ ነገሮችን መልእክቶችን ብዙ ምስሎችን ብዙ ቪዲዮዎችን ብዙ ተንቀሳቃሽ ምስሎችን መላክ ይቻላል። እንደዚሁም ደግሞ በቀላሉ የተላከውን መረጃም ሆነ መልእክት አውርደን መጠቀም ማየት እንችላለን ያለምንም ገደብ ማለት ነው፤ ስለዚህ እንደዚህ አይነት መልእክት መላኪዎች ቀላል ፈጣን ለአጠቃቀም ምቹ እንደዚሁም ደግሞ ብዙም ብር የማይቆጥሩ፤ ለመላክ ለመልእክት የሚመቹ ስለሆነ እነዚህን መልእክት መላኪያዎች እጠቀማለሁ ማለት ነው። ከሌላዎቹ መተግባሪዎች የሚለየው ቅድም እንዳልኩት ፈጣን ምቹ ለአገልግሎት የሚመች እንደዚሁም ደግሞ ብዙ ብር የማይጠይቅ ቆንጆ የሆነ መተግበሪያ ነው በዚህ ምክንያት ነው የምጠቀመው ማለት ነው። ሌላ የምጠቀመው መልእክት መላኪያ መተግበሪያ የለም። እስካሁን ድረስ ተጠቅሜ አላውቅም ሌላ መልእክት መላኪያ ወይም መተግበሪያ ቴሌግራምን ነው ማለት ነው የምጠቀመው እኔ። እና ይሄ መተግባሪያ በጣም ቆንጆ ለብዙዎች መከሬአቸው እንዲጠቀሙት የተጠቀሙበት ያዩት የወደዱት ነው። እና ይሄ መተግበሪያ እኔም ብሆን አመታት ለስድስት ለአምስት አመታት የተጠቀምኩት መተግበሪያ ነው በጣም ቆንጆ መተግበሪያ ብዙዎች የወደዱት ብዙዎች የሚመቻቸው ለብዙዎች የሚመከር መደክበሪያ ነው። እና ብዙ ጊዜ መልእክት ለመላክ ተጠቅሜበት በቀላሉ መልእክት ለማድረስ ለመላክ የሚመች መተግበሪያ ነው ማለት ነው። እና ይሄ መተግበሪያ ለብዙዎች አጋርቻቸው የተመቻቸው መተግበሪያ ነው። እና እናንተም አይታችሁ እንድትጠቀሙ እንድትተገብሩ በዚህ አጋጣሚ መልእክት ማስተላለፍ እፈልጋለሁ። እና ይህንን መተግበሪያ ከሌሎቹ የሚለየው ቅድም አስቀድሜ ለመናገር ሞክሬያለሁ በጣም ፈጣን ነው ምቹ ነው ቀላል ነው ለአገልግሎት ይመቻል። እንደዚሁም ደግሞ በአነስተኛ መንገድ በአነስተኛ ብር ብዙ መልእክቶችን መላክ መጠቀም ብዙ መረጃ ማግኘት ብዙ መረጃ መላክ የምንችልበት መተግበሪያ ስለሆነ ይሄንን መተግበሪያ ማለት ነው የምጠቀመው። ስለዚህ በየትኛው መተግበሪያ መልክእት ትልካለህ የሚለው እኔ ቴሌግራም በቴሌግራም መተግበሪያ ነው ማለት ነው የምትጠቀመው መልእክት የምልካው፤ ይሄ ደግሞ ለምን ከተባለ ለአገልግሎት ስለሚመቸኝ ስራዬን ስለሚያቀልልኝ ነው ማለት ነው። እና ሁሌ እንደምለው ይህንን መተግበሪያ ተጠቅሞ አሪፍ ነው ፈጣን ነው ማለት እፈልጋለሁ፤ እና ይሄ ጥያቄ በጣም ቆንጆ ጥያቄ ነው ሁላችሁንም ይሄን ጥያቄ በትክክል እንድትመልሱ እላለሁ